ስንት ቋንቋ መናገር ትችላለህ ለሚለው በብዛት የምንናገራቸው ሁለት ቋንቋዎች ናቸው? ነገር ግን አንዳንድ ቋንቋዎችን ደግሞ አልፎ አልፎ እሞክራለሁ። ከምናገራቸው ቋንቋዎች መካከል የመጀመሪያው አማርኛ ወይም የአፍ መፍቻ የቋንቋ የሆነው አማርኛ ሲሆን ሁለተኛ ደግሞ እንግሊዘኛን እናገራለሁ። ሌሎች ቋንቋዎችን እሞክራለሁ በመናገር ደረጃ ሳይሆን በመሞከር ደረጃ ከእነዚህም ውስጥ አንዱ ኦሮምኛ ቋንቋ እንዲሁም ግእዝ ናቸው ቋንቋ የሚለመድ ነገር ቢሆንም ጊዜ እና ትኩረት የሚፈልግ ነገር ነው። ቋንቋ ለመልመድ በምንኖርበት አካባቢ የሚነገሩ ቋንቋዎችን በስነ ስርዓት የማዳመጥና ጊዜ ሰጥቶ ትኩረት ሰጥቶ የመለማመድ ሁኔታዎችን ይጠይቃል። ስለዚህ ቋንቋ የሚለመድ ነገር ነው። ነገር ግን እኔ የምናገራቸው ቋንቋዎች በብዛት ሁለት ነው የምሞክራቸው ግን ሌላ ሁለት ቋንቋዎች አሉ። በአጠቃላይ የሁለት ቋንቋ እናገራለሁ ማለት ነው። ስለዚህ ቋንቋን ከምንናገርበት ዘየ አንፃር ወይም ደግሞ ከምንለምድበት ዘየ አንፃር። ከፋፍለን ማየት የሚገባን ሲሆን እነዚህ ቋንቋዎችን እንዴት እንለምዳለን እንዴት እንለማመዳለን የሚለው ነገር ዋናውና ትልቁ ቁም ነገር ነው። እነዚህን ቋንቋዎች ለመልመድ የሚያስፈልገን ብዙ ጥረትና ብዙ ልፋት ባይሆንም ነገር ግን ትኩረትና ጊዜን መስጠት ተገቢ ነው ብዬ አምናለሁ። ስለዚህ ቋንቋ ተገቢ የሆነ ጊዜና ትኩረት ከተሰጠው የሚለመድ ነገር ነው ብዬ አምናለሁ። ስለዚህ እኔም ሁለት ቋንቋዎችን እናገራለሁ ሁለቱን ቋንቋዎቹን እሞክራለሁ በጊዜ ሂደት ግን ለማዳበር እፈልጋለሁ

የድሮ ፎቶዎችን አስቀምጣለሁ፤ አኖራለሁ፤ እይዛለሁ የድሮ ፎቶ በጣም የሚያስደስት ትዝታን ያጭራል ምክንያቱም ያለፈውን ጊዜ የሚያሳይ ስለሆነ የነበርንበትን ጊዜ የሚያሳይ ስለሆነ የድሮ የድሮ ፎቶዎች እጅግ ያስደስታሉ። በተለያዩ ምክንያቶች የድሮ ፎቶዎችን ማስቀመጥ እወዳለሁ፤ ለዚህም እንደ አንድ ምክንያት ማነሰው ያለፈውን ትዝታዬን ዛሬ ላይ ሆኜ ማስታወስ ስለምፈልግና ለነገም ደግሞ ትውልድ መጪው ትውልድ እንዲያየው ስለምፈልግ ነው። እውነት ለመናገር የድሮ ፎቶ ከአነሳሱ ጀምሮ ከአለባበሱ ጀምሮ የራሱ የሆነ ትዝታ አለው። አብዛኛውን ጊዜ የድሮን ፎቶ የሚይዝበት ዋና ምክንያት ያለፈውን ጊዜ ለማስታወስ እና የሚመጣውንም ጊዜ ካለፈው ጊዜ ጋር ለማነፃፀር የሚረዱ ብዙ ነገሮች ስላሉት ነው፤ የድሮ ፎቶ እጅግ ያስደስታል ምክንያቱም የመጀመሪያው ነገር ሰው ግን የድሮ ፎቶ በብዛት የሰውን ተፈጥሮአዊ ውበት የሚያሳይና የሰውን ማንነት በትክክል የሚገልጽ ስለሆነ የድሮ ፎቶ ማየት በጣም እጅግ ያስደስታል፤ ስለዚህ የድሮ ፎቶዎች በብዛት መያዝ ደስ ይለኛል ማስቀመጥም ማኖርም ደስ ይለኛል። ብዙ ሰው የድሮ ፎቶዎችን በመያዝ እና በማስቀመጥ ያለፈውን ጊዜ ትዝታ የሚያስታውስ ብዙ አይነት ነገሮችን ማከናወን ይወዳል። አቤት ያን ጊዜ የነበረውን ነገር ለማስታወስ የምንጠቀምበት አንዱ ትልቁ ነገር የድሮ ፎቶ ነው። በብዛት የድሮ ፎቶዎችን ማከማቸት እና ማስቀመጥ ጠቀሜታው የጎላ ነው ብዬ አምናለሁ፤ ምክንያቱም የድሮ ፎቶዎችን ባስቀመጠን ቁጥር የነዛ የነበሩትን በወቅቱ የነበሩትን ማጠቃለያ ሁኔታዎችን አስታወስን ማለት ነው። ስለዚህ የድሮ ፎቶ ከሚያስቀምጡ ከሚይዙ ሰዎች መካከል ነኝ ብዬ አምናለሁ። ነገር ግን ያን ያሀል ብዙ የድሮ ፎቶ የለኝም። በብዛት የድሮ ፎቶዎች ባይኖሩኝም ያሉኝን የፎቶዎች ግን በስነ ስርዓት ማስቀመጥ እወዳለሁ እመርጣለሁ።

ወደ መናፈሻ አልፎ አልፎ እሄዳለሁ የሚሄድበትም ምክንያት የተለየ የአየር ሁኔታ ስለሚገኝና ቀዝቀዝና ነፋሻ ቦታ ስለምወድ ያንን አስመልክቼ አልፎ አልፎ እሄዳለሁ በተለይ ነፋሻማ ቦታዎችና መናፈሻ ቦታዎች ራስን ለማረጋጋት የጥሞና ጊዜ ለመውሰድ እጅግ ደስ የሚያሰኙ ቦታዎች ናቸው። ስለዚህ የመናፈሻ ቦታ በሚሄድበት ሰዓት እነዚህን ስለማገኝ አልፎ አልፎ የመናፈሻ ቦታ ይሄዳሉ በተለይ በጭንቀት በምወጠርበት ሰዓት እና የተለየ መናፈስ ወይም ደግሞ የተለየ አየር በምፈልግበት እና ራሴን ዘና አድርጌ አይምሮዬን ቀለል እንዲልልኝ በምፈልግበት ሰዓት መናፈሻ ቦታዎችን መሄድ እመርጣለሁ። ነገር ግን አንዳንዴ በመናፈሻ ቦታዎች በሚበዛበት ሰዓት ያንን ያንን ሁኔታ ላናገኘው እንችላለን። በተለይ በተለይ እነዚህ የእለታት መጨረሻ ቀኖች የሳምንት መጨረሻ ቀኖች ያሉበት ሁኔታ በጣም ሰው ስለሚበዛ በነዛ ቀን መሄድን አልመርጥም። ነገር ግን በነዚህ እለታት ወይም ደግሞ የሳምንት መጨረሻ ባልሆኑ ቀናት አልፎ አልፎም ቢሆን መናፈሻ በመሄድ ራሴን ዘና ለማድረግ እሞክራለሁ። በተለይ ወክ በማድረግ ወይም ደግሞ በመራመድ ጉዞ በማድረግ እነዚህን ነገሮች በመፈጸም የተለያዩ ነገሮችን በመከወን የመናፈሻ ቦታዬን ቆይታ ለማሳመር እሞክራለሁ ስለዚህ መናፈሻ ቦታዎች አልፎ አልፎ እሄዳለሁ

ለስራ አልፎ አልፎ እጓዛለሁ፤ ከስራ ለስራ የምጓዝባቸው አካባቢዎች ከስራ ቦታዬ እጅግ የራቁ ሊሆኑ ይችላሉ፤ ነገር ግን እነዚህን ጉዞ በማደርግበት ሰዓት የስራ አላማ ስላለኝ እነዚህን ጉዞ ለማድረግ እገደዳለሁ። ከስራ ለስራ ወደ ጉዞ ማድረግ ብዙ ልምዶች ያስገኛል፤ በተለይ በተለይ ከማናውቀው ማህበረሰብ ጋር በመቀላቀል የምንሰራቸው ስራዎች ለእኛ ትልቅ የሆነ ልምድ ይሰጥናል። የማህበረሰቡን እሴት ባህል ወግ ማወቅ ራሱ ከስራው ባሻገር የምናገኛቸው ጎላ ያሉ ጥቅሞች ናቸው። ለስራ በምጓዝበት ሰዓት ከማስተውላቸው ነገሮች መካከል አንዱ በየአካባቢው ያለው ባህል በየአካባቢው ያለው ትውፊት፤ በየአካባቢው ያለው ታሪክን እመለከታለሁ። እነዚህን ነገሮች መመልከት እጅግ ደስታን ይፈጥርልኛ፤ ሌላው ለስራ በምጓዝበት ሰዓት ተፈጥሮና ከተፈጥሮ ጋር የመገናኘት የማድረቅ ተፈጥሮን ከተፈጥሮ ጋር ደግሞ አብሮ የመሆን ትልቅ እድል ስለሚሰጠኝ ይሄንን በጣም እወደዋለሁ። ለስራ በምጓዝበት ሰዓት የማገኛቸው ብዙ ዘርፈ ብዙ ጠቀሜታዎች አሉ። ከእነዚህም መካከል ልምድ የስራ ልምድ አገኛለሁ። ከአካባቢው ወጣ ብሎ የአካባቢውን ባህሪና የአካባቢውን ሁኔታ መቃኘት ራሱ በራሱ አንድ ትልቅ ልምድ ነው። ከአካባቢው ማህበረሰብ ጋር በሚኖረን መሰተጋብር ውስጥ የምናገኛቸው ብዙ እውቀቶች አሉ በተለይ በተለይ ባህላዊ እውቀቶችን ብንመለከት በጣም እጅግ ሰፊ የሆነ ባህላዊ እውቀትና፤ ባህላዊ የሆኑ መድሃኒቶችን ማግኘት ችያለሁ፤ ለዚህም የሚሆን ብዙ የሆኑ ነገሮችን በማዘጋጀት እነዚህን ነገሮች ወደ ጽሁፍ በመቀየር ለህብረተሰቡ ድጋሚ ጥቅም የሚውሉበትን መንገድ በማመቻቸት ላይ ይገኛሉ። ስለዚህ በጣም ከፍተኛ የሆነ ልምድ የማገኝበት የስራ ዘርፍ ቢኖር ከስራ ቦታዬ ወጥቼ ርቀት ተጉዤ የማገኘው የስራ ልምድ ከፍተኛ ነው ብዬ አምናለሁ። ሌላው በህይወቴ ላይ የሚያመጣው የራሱ የሆነ አሉታዊ ሳይሆን አዎንታዊ ተጽዕኖ ስላለ እነዚህን ነገሮችን በማድረጌ ከፍተኛ የሆነ ተጽዕኖ ያሳድሩብኛል። ስለዚህ ከስራ ቦታ ውጪ የሚደረጉ ጉዞዎች አብዛኛውን ጊዜ ለሰው ልጅ ከፍተኛ የሆነ ጠቀሜታ ያላቸው ይመስለኛል። በተለይ በተለይ ረጅም ሰዓት ቢሮ ተቀምጠው የሚሰሩ ሰዎች የቢሮው የሆነውን ስራ ብቻ የሚያውቁ ሰዎች ለረጅም ሰዓት እዛ ስለሚቀመጡ ያለው የስራ ሁኔታ እነሱ ላይ የሚያምጣው ጫና ከፍተኛ ነው። ከዚህ ጫና ለመላቀቅ አንዱ ከስራ ቦታ ውጪ ተጉዞ የመስራት ልምድ ቢኖራቸው የተሻለ ይሆናል ብዬ አስባለሁ። ስለዚህ ከስራ ሰዓት ቦታ ውጪ የመስራት ልምድ እና ተጉዞ የመስራት ልምድ ትልቅ ልምድ ያስገኛል። እነዚህን ልምዶች ደግሞ ለእኛ ለህይወታችን ከፍተኛ የሆነ ጠቀሜታ አላቸው። ሌላው ከስራ ውጪ ወይም ከስራ ቦታ ውጪ ተጉዘን በምንሰራበት ሰዓት የምናገኛቸው ብዙ አይነት ተሞክሮዎች ለስራ ቦታችን ጠቀሜታ ያላቸውን ነገሮች ግብአቶችን ይዘን እንድንመጣ ይረዳናል። ለምሳሌ ከአንድ አካባቢ ይዘነው የመጣነው የስራ ለምድ በቢሮአችን ውስጥ በምንተገበረበት ሰዓት የስራማ ውጤታችን የስራ ውጤታችን ከፍ እያለ ይመጣል ይሄ ደግሞ ለስራችንም ትልቅ አስተዋጽኦ ይኖረዋል ማለት ነው። ተጉዞ መስራት በጣም ደስ የሚያሰኝ ነገር ነው። ከከተማ ወጥቶ መስራት እጅግ ደስ የሚያሰኝ ነገር ነው። ስለዚህ እነዚህን ነገሮች ብናደርግ ለኛም ጥቅም አለው እንዲሁም ለምንሰራበት መስሪያ ቤትም ትልቅ ጥቅም አለው ለምንሰራውም ስራ ትልቅ ጠቀሜታ አለው ብዬ አምናለሁ። ስለዚህ እኔ አልፎ አልፎም ቢሆን ለስራ እጓዛለሁ ማለት ነው።

የማውቀው ምሳሌ ብዙም ቢሆንም ነገር ግን ከጠየከኝ ነገር አንፃር ተነስቼ አንድ እነግርሃለሁ ይህ ምሳሌ አባባል የቆጡን አውርድ ብላ የብብቷን ጣለች ነው። ይሄ በሀገራችን በኢትዮጵያ የተለመደና ለብዙ ነገር የምንጠቀመው ምሳሌዊ አነጋገር ነው። ምሳሌዊ አነጋገር በብዛት የምንጠቀመው አንድን ነገር ይጠቅመናል ብለን በምናስብበት መንገድ ያንን ነገር ንግግራችንን ከፍ ለማድረግ ነው። ይህም ምሳሌዊ አባባል የቆጡን አወርድ ብላ የብብቷን ጣለች የሚባለው። ምክንያቱም አንድ ሰው የያዘውን ነገር ይዞ ነው እንጂ ያልያዘውን ነገር ለማውረድ ሲንጠራራ የያዘውን ያጣል። ለማለት ተፈልጎ ይህንን ምሳሌ አባባል እንጠቀማለን። ሌላው ብዙ አይነት ምሳሌ አነጋገሮች የተለመዱ ናቸው። ሲሮጡ የታጠቁት ሲሮጡ ይፈታል የሚባል ነገር ምሳሌ አነጋገር ነው። ይህ የምንጠቀመው ችኩልነት ወይም ደግሞ አንድን ነገር ለማሳካት የምንሄድበት ፍጥነት በስርዓት ካልሆነ ይህንን ነገር የምናገኘው ነገር ትተን የምናጣው ይበዛል። ለማለት ተፈልጎ እንደዚህ አይነት አባባላችንን ስለዚህ ብዙ አይነት የተለመዱ በሀገራችን የሚነገሩ ምሳሌ አባባሎች አሉ።

ስራ እወዳለሁ ስራ አለመውደድ እኮ አይቻልም ምክንያቱም ካልተሰራ እንዴት ይኖራል። ስራም መውደድ ራሱ ትልቅ የሆነ ጸጋ ነው። ምክንያቱም ሰው የሰው ልጅ በአጠቃላይ ካልሰራ ሊኖር የሚችልበት ሁኔታ መፍጠር አይችልም፤ በብዛት የምወደው ስራ እንዲህ ብዬ መናገር ባልችልም ነገር ግን የሰራሁትን ስራ እወደዋለሁ የምሰራውንም ስራ እወደዋለሁ። ስራ መውደድ ግዴታም ነው ይመስለኛል ምክንያቱም አንድን ስራ መውደድ አለብን ወይም ደግሞ በአጠቃላይ ስራዎችን ወደን መስራት አለብን። ስራ መስራት የሚያስደስተው ሰው በአጠቃላይ ስራውን ይወዳል፤ ስራን አለመስራት ራሱ ትልቅ የሆነ የስነልቦና ጫና የሚያመጣና ለሰው ልጅ ኑሮ የማይመች ነገርን የሚፈጥር ነው፤ ስራን መውደድ እንዲሁ ለገቢና ራስን ለማኖር ሳይሆን ለአእምሮም ቢሆን ትልቅ እረፍት የሚሰጥ ነገር ነው። ስለዚህ ስራን መውደድ ተገቢ ነው ስራን በአግባቡ መስራት ተገቢ ነው። የሰው ልጅ ስራ ካልሰራ ምን ሊሰራ ይችላል? ስራውን በአግባቡ እስካልሰራ ምን ሊያደርግ ይችላል? ስለዚህ እነዚህን ነገሮች ከአእምሮ ውስጥ ማስቀመጥ ያለበት ይመስለኛል። ስራን ወዶና በጥንቃቄ መስራት ትልቅነትም ጭምር ነው። የምንሰራውን ስራ በአግባቡና በስነ ስርዓት ከሰራን ያ ስራ መልሶ ለእኛ ዋጋ ይከፍለናል። ስለዚህ የምንሰራቸውን ስራዎች ወደን ፈቅደን የምንሰራቸው መሆን መቻል አለባቸው። ማንኛውንም ስራ ቢሆን ከወደድነው ስራው የተሻለ ለውጥና ውጤት እያመጣ በእኛም ላይ የተሻለ ነገር እያመጣልን ስለሚሄድ የምንሰራውን ስራ መውደድ ግዴታ አለብን። ሌላው ስራ መውደድ ለራሳችን ስነ ልቦናዊ ጥንቃቄ ብለን ስራን ወደን መስራት አለብን። የሰው ልጅ የተሰጠውን ስራ ወዶ ከሰራ ስነ ልቦናው የተደሰተ ይሆናል ምክንያቱም አንድ ሰው በአእምሮ እርካታ በልብ እርካታ ነው። ትልቁን ነገር የሚያገኙት ስለዚህ እነዚህን ነገሮች ለመፈጸም ስራችንን ወደን መስራት እና ስራችንን በትጋት መስራት ያስፈልጋል። በአንዳንድ አካባቢዎች የምመለከታቸው በአንዳንድ የስራ ቦታዎች የምመለከታቸው ነገሮች እጅግ የማያስደስቱ ነገሮች ሆኜ አገኛቸዋለሁ። ምክንያቱም እነዛ ሰዎች የራሳቸውን ስራ እንደራሳቸው አድርገው ሳይሆን የሚሰሩት እንደተቀጠሩበት ድርጅት ወይም ደግሞ ቸለተኝነት በማሳየት የሚሰሩ ብዙ ሰዎች አሉ። ይህ ግን አግባብነት የለውም አንድ ሰው ለተቀጠረበት ስራ ታማኝ መሆን አለበት። ወይም ደግሞ ለዛ ስራ ተገቢውን የሆነ የሆነ የስራ ሁኔታ መፍጠር መቻል አለበት። ያለበለዚያ የሚሰራው ስራ ራሱ ላይ የሚያመጣው ውጤት አናሳ ነው የሚሆነው፤ ስለዚህ ያንን ስራ ስንመለከት እኛ ላይ ለሚያመጣው ለውጥ ብለን መስራት መቻል አለብን። ወይም ደግሞ ለድርጅቱ ሳይሆን ወይም ለተቀጠርንበት ወይም ለደሞዝ ብቻ ሳይሆን ወደነው የምንሰራው ስራ እኛ ላይ ነገ ጥሩ ተጽዕኖ እንደሚያመጣ አሉታዊ ሳይሆን አወንታዊ ተጽዕኖ እንደሚያመጣ ተረድተን ያንን ስራ በስነ ስርዓት እና በአግባቡ መስራት አለብን ብዬ አምናለሁ። በሌላ በኩል ሰዓት ማባከን የስራ ሰዓትን በአግባቡ አለመጠቀም ከስራ ሰዓት ውጪ የሚደረጉ ነገሮችን በስራ ሰዓት ማድረግ እነዚህ ነገሮች ስራን ካለመውደድ የሚመጣ ነገር ነው ብዬ አምናለሁ። በሌላ በተቃራኒ ደግሞ ስራቸውን እጅግ ወደው የሚሰሩ በስራቸውም ውጤታማ የሚሆኑ ሰዎችን መመልከት ችያለሁ። እነዚህ ሰዎች ትጋታቸው ጥረታቸው ራሳቸው ላይ ለውጥ እንደሚያመጣ ስላመኑና ያንን ስራ በትጋት ስለሚሰሩ እነዚህ ሰዎች በህይወታቸው ላይ በመንገዳቸው ላይ ከፍተኛ የሆነ ለውጥ ይታያል ስለዚህ እነዚህ ሰዎች ስራቸውን ወደው በመስራታቸው በራሳቸው ላይ አወንታዊ ለውጥ አምጥተዋል ማለት ነው በአጠቃላይ ስራን መውደድ ግዴታ ነው። ስራን መስራትም ግዴታ ነው። የምንሰራው ስራ ግን በሃላፊነት እና እኛ ነገ ያንን ስራ ስንሰራ የሚመጣውን የመጨረሻ ውጤት ተመልክተን መሆን መቻል አለብን። ስለዚህ ስራችንን በአግባቡ መስራት ስራችንን በአግባቡ መከወን የእያንዳንዳችን ግዴታ ነው። ምክንያቱም ስራውን የምንሰራው የጥቅም ትስስር ብቻ ስላለን ሳይሆን በእኛ ላይ የሚያመጣው አወንታዊ ተጽዕኖ ስላለና ራሳችንንም በዛ ስራ ውስጥ ማድረጋችን ከብዙ የአእምሮ በሽታ ከብዙ የአእምሮ ውድቀት ስለምንጠበቅ ነው መስራትም ግዴታችንም ስለሆነ ነው፤ ስለዚህ ስራ አዎ እወዳለሁ ስራንም በአግባቡ ለመስራት እሞክራለሁ፤